አደረገችው ከተቀመጡ እንቃችሁ ቀረችው የበጃውን እንቀረገዝ በሀሰብ ተበትሎ። አንቺ ቆንጆ ያስቆራ ተማሪ አሁን ቁጥሯን እኔ በወቅት

አዎ አዲስ ቴክኖሎጂ በምጣም መማር ነው የምፈልገው። ትውልዱም ይማራል ምክንያቱም ቴክኖሎጂ በመጣ ጊዜ የአዲስ ቴክኖሎጂ በተማርክ ጊዜ የተሻለ ነገር አገኛለሁ ብዬ አስባለሁ። ምክንያቱም ወደፊት የሚመጣው የቴክኖሎጂ ውጤቶች በጣም ከባብድ ስለሆኑ ቴክኖሎጂ የመማር በጣም ፍላጎት አለኝ። እኔም ሁሉም ሰው የመማር ፍላጎት አለው

በየተለያዩ ድልድሎች ድልድሎች አሉ ::አንድን ማህበረሰብ ከአንድ ማህበረሰብ የሚያገና፣ በክረምት ጊዜ ውሃ ሳይቆም መኪና መኪና ወደ መኪና የሚሸጋገርበት፣ አንዳንድ ጊዜ ወደ አንጋር የሚሸጋገርበት ብዙ ድልድዮች አሉ። ድልድይ ስንል እንግዲህ የተለያዩ ድልድዮች አይነቶች አሉ። ትላልቅ አሉ ትንሽ አሉ። እነዚህ ድልድዮች ደግሞ ለማህበረሰቡ የሚያደርጉት በጣም አስተዋጦ ትልቅ አስተዋጦ ለማህበረሰቡ

ዝናብ ሲዘንብ እንግዲህና ቁጭ ነው። የምል ከቤቴ ብዙ ጊዜ ውጭ አልወጣም በተለያየ ቦታ አልሄድም። ምክንያቱም አሰስካለ መንቀሳቀስ አትችልም ቅዝቃዜም ነው። በዛም ወቅት እኔ ቁጭ ብዬ መጻፍ ነው የማነበው ወይም ከቤተሰብ ጋር መወያየት ካለብኝ ከልጆች ጋር እጫወታለሁ እዝናናለሁ ቴሌቪዥንም ላይ እችላለሁ። ዝናብ ሲዘንብ እንደዛ እያልኩ ብዙ ጊዜ የማሳልፈው

ገንፎ በላ ገንፎ በላ አለው በጣም አልበላም ግን እበላለሁ ያው እንደኛ አካባቢ ባህላዊ ምግብ ነው። ምክንያቱም እናቶች ሲወልዱ የተለያዩ መጠየቅ ያልነሱ ማረሻ የሚባለው ገንፎ ነው በጣም ገንፎ የገንፎ ለማህበረሰቡ የገንፎ ማህበረሰቡን ለገንፎ የተለየ አመለካከት አለው። ገንፎ በጣም ወሳኝ መግብ ነው ተብሎ ይታመናል

አዎ መስኮቴን ከፈቼ እተወዋለሁ። ምክንያቱም ንፋስ አየር እንዲያገኝ የተለያዩ ንፋሶች እንዲገቡ ሀቤት ቆሻ እቤት ያለው የታፈነው አየር እንዲወጣ በጣም በ በተለይ ጠዋት ጠዋት ጠሃይ እንዲገባ አየር እንዳ እኔ አየር እንዳገኝ ከፍቼ እተዋለሁ ከፍታለሁ አናፍሳለሁ ቤቴን ምክንያቱም ጥሩ አየር እንዲያገኝ ቤቴን ማናፈስ ስላለብኝ

የምወደው ቁጥር ሶስት አራት አምስትን እወዳለሁ። እኔ ቁጥሮች ልዩነት አለኝ በተለይ ቁጥሮቹን እነዚህ ሶስትን ስወድ በጣም የተወለድኩበት ቀን ነው። ሶስትን በጣም እወዳታለሁ እንደዚህ አምስትም የተለያዩ ቦታዎች ሲሄድ ጥሩ ነገሬን የማገኝባት ቀን ናት። ሰባትም ጥሩ የሆነ አመለካከት ጓደኞቼ ጋር ብዙ ነገር ያገኘ

ያው ብዙ ጊዜ ወደ ፓርክ አከባቢ ወደ ጥብቅ ቦታዎች ተጉዤ አቃለው እንዲሁም ወደ ከተማ አከባቢዎች ተጉዤ አውቃለሁ። በተለይ በተለይ ወደ ከተማ በብዛት የምጓዘው ወደ ከተማ ነው። የተለያዩ ነገሮች ለማረግ የተለያዩ ከጓደኛ ጋር ለመገናኘት የተለያዩ ስራዎችን ለመስራት በአብዛኛውን ግዜ ወደ ከተማ ነው የምጓዘው ከተማ። አብዛ አዘወትራለሁ

እቃቸው ነገር አለኝ። ምክንያቱም አሁን የምታውቀው አንድ ምሳሌ ስትለኝ ብዙ አይነት ምሳሌዎች አውቃለሁ። ምክንያቱም አንድ ምሳሌ የሆነ የምሳሌያው አነጋገር የተለያዩ አነጋገሮች ዘይቤ አሉ። ለምሳሌ ተለያይ ያነጋገሩ ዘይቤ ያሉ በእኛ አካባቢ የሚነገሩ ብዙ አይነት ትርጉም ያላቸው። ብዙ አይነት ቋንቋ የላቸው የነገ

አንድ ሰው የሆነ ችግር ሲያጋጥመው ከስራ ይቆማል ፍቃድ ይጠይቃል ምክንያቱም ታሞ መስራት ስለማይችል እነዚህ እነዚህን ነገሮች በአግባቡ መጠቀም ወይም ቦታውን መልቀቅ ወይም ፈቃድ ይዞ ከስራው ለጊዜው መቆየት ጤናው እስተሚያገግም ህክምና እስተሚያገኝ ግዴታ ከስራው ተቆያለሁ ማንኛውም ሰው የሚያደርገው ነው ይቆያል

እንደኔ እንደ በርድ ልብስ የምጠቀመው እንደ ብርዱ አኳኋን ብዙ አልጠቀምም። ምክንያቱም ሁለት ሶስት ነው አኔ እኛ አካባቢ የሚጠቀም አንድ ሰው አንድ ብርድ ልብስ ድር ሁለት ብርድልብስ ይጠቀማል ምክንያቱም ብርዱ ከባድ ስለሆነ። በሌሎች አካባቢ ደግሞ ብርድ ልብስ አንድ ያውን የማይጠቀምባቸው አካባቢዎችም አሉ። ከሙቀታቸው አንፃር ከቦታቸው አንፃር ይለያያል

ያው ብዙ የቅርብ ጓደኞች አሉ ጓደኛ ሲባል የተለያዩ ጓደኞች አይነት አሉ በተለይ በዳምብ የምወደው ደግሞም ዝም ብዬ የምወደው ጓደኛ አሉኝ። ብዙ አይነት የጓደኛዎች ነገሮች አሉ ምክንያቱም ጥሩ አድርገህ አቅርበህ ነገሮችን የምታማክረው ላንተ እርዳታ የምትሰጥህ ብዙ አይነት ጓደኞች አሉ። በጥሩ ሁኔታ ደግሞ ነገሮችን የሚረዳና የሚያክል

እንደ ኢትዮጵያ አቆጣጠር በሰላሳ ነው የሚገባው ምክንያቱም የማንኛውም መስሪያ ቤት በሰላሳ ቀን ነው የሚገባው በደሞዝ በሰላሳ ቤት በሰላሳ በሰላሳ በአንድ በሰላሳ ይገባል። ምክንያቱም እኛ የምንጠቀመው እንደ እኛ እንደ ኢትዮጵያ አቆጣጠር ስለሆነ ደሞዝ የሚገባው በሰላሳ ቀን ነው። የዛኔ ልዩ ደስታ አለን ደሞዝ በገባ ቀን ሁሉም ማህበረሰብ ይደሰታል